እሺ ጥያቄው የሚለው የድሮ ፎቶዎችን ትይዛለህ ወይ ነው የሚለው? ስለዚህ አዎ እኔ የድሮ ፎቶዎችን መያዝ በጣም ነው የምወደው ምክንያቱም ፎቶ ማለት ማስታወሻ ነው ፎቶ ማለት ብዙ ነገሮችን የሚያግዝ ነው። ለምሳሌ ልጆቹ ከተወለዱ በኋላ ጊዜ ከሄደ በኋላ እንደ ማስታወሻነት የምንጠቀምበት እንደ ታሪካችን ነው ለልጅ ልጆቻችን የሚተላለፍ ነው በጣም ነው የሚያስፈልገው። በዚህ መሰረት ፎቶ ማስቀመጥ በጣም ነው የምወደው። ለምሳሌ የዛኔ ስንነሳው ምንም አይመስለንም ወይም ደግሞ ደስ ላይለን ይችላል። ከአመታት በኋላ ስናየው ግን ስለምንመስለው መልካችን አይደለም። ብዙ የምናስበው ማለት ነው ብዙ ደስ የሚለው ነገር ምንድነው ማስታወሻ እንደሆነ ይገባናል። መጀመሪያ ጥሩ ያለንበትን ጥሩ ሁኔታ እሱን እሱን ነገር የሚያስታውሰን ብቻ ነው የሚመስለን ነገር ግን። ከዛ በኋላ ላይ ስናየው ግን ለካ እሱ ሳይሆን ትርጉሙ ማስታወሻነት ነው። በቃ በዛኔ ደግሞ በጣም ደስ የሚለው ነገር ፎቶ። እኛ የሚመስለን አለባበሳችንና ፊታችን የዛኔ ምን እንደምንመስል ነው። አብዛኛው ጊዜ ግን ማስታወሻነቱ ግን ሁኔታውንም ጭምር ነው የሚያስታውሰን። የዚህ ቀን እኮ እንደዚህ ሆኜ እንደዚህ ተደርጎ ሁሉም ነገር እና በአንድ ካፕትፎር የተደረገች በአንድ በቃ ምስል የቀረችው በጣም ብዙ ማስታወሻ ታመጣለች። ከዛ ያሉት ሰዎችም ስለእነሱ ያለን ከእነሱ ጋር ያለን ግንኙነት። ስለእነሱ ሰዎች በእኛ ህይወት ያላቸው ተጽዕኖ ጥሩ ሊሆን ይችላል መጥፎ ግን አብዛኛው ጊዜ ጥሩ ነው መጥፎ የለም። እና እነዚህን ነገሮችን ያስታውሰናል ማለት ነው። ስለዚህ በዚህ በዚህ ምክንያት በጣም ነው የምወደው። ደስ የሚለው ደግሞ ኢንተርኔት አሁን የደረሰበት ደረጃ ደስ የሚለው ደግሞ ጥሩ ማስቀመጥ እንችላለን ማለት ነው። የፈለግነውን ያክል መነሳት እንችላለን እና ለበጣም ብዙ ጊዜ የሚያገለግሉ ማስታወሻዎችን መያዝ እንችላለን በዚህ በዚህ ምክንያት በጣም ነው ደስ የሚለኝ። የድሮ ፎቶዎችን። እኔ ደግሞ እንደዛ ነው የምታወቀው እና ከአሁን በፊት ከእኔ ጋር ሲማሩ የነበሩ ልጆች የነሱንም አለኝ በአጠቃላይ እና የሁሉም ሰው ፎቶ ከእኔ ጋር ነው ያለው። ስለዚህ በዚህ ምክንያት በቃ እኔ ከሁሉም ሰው በላይ ማስታወሻ አለኝ ብዬ ልል እችላለሁ። እና በዚህ ምክንያት በጣም ነው የምኮራበት እና በጣም ነው የሚያስደስተኝ።